የስራ ምኞቶቼ ሙያዊ ስራዎችን ከመስራት በተጨማሪም ብዙ ጊዜ በሰዎች እርዳታ በሰዎች በማገዝ በሰዎች በማነቃቃት ላይ የተመሰረቱ ቢሆን ደስ ይለኛል ምክንያቱም በዚህ አለም ላይ ትልቁ የሚያስደስተኝ ነገር ለኔ ምንድነው? ለሰዎችን መሆን ነው ለሰዎችን መኖር ነው። እና ስለዚህ ሽማግሌዎችንም ህፃናቶችንም እናትና አባት የሌላቸውም ማለቴ ነው አካል ጉዳተኞችንም በማገዝ በማስተማር በማነቃቃት በማስረዳት። ባሳልፍ በጣም ደስ ይለኛል

እውነት ለመናገር ሽማግሌዎች ማክበር በጣም ነው የምወደው ምክንያቱም ሽማግሌዎች ለኔ ትልቅ ትምህርት ቤቶች ናቸው ምክንያቱም በህይወታቸው ያለፏቸው የልምድ አጋጣሚዎችም ሁሉ ነገር ለእነሱ በቀጥታ ወደ እኔ የሚነግሩኝ ስለሆኑ ለኔ ትልቅ ትምህርት ቤት ነው የማገኘው ከእነሱ ጋር። ሁለተኛ ደግሞ እኔም እያደኩኝ ስለዚህ እያረጅኩኝ ሲሄድ ለኔ ደግሞ በቃ የሰው የዘራውን ስለማጭድ የእጄን እንዳገኝ። እነሱን አከብራለሁ ምክንያቱም እኔ ደግሞ ልክ ሳርጅ ወጣቶች እኔን ያከብሩኛል ማለት ነው

አሁን ባለሁበት የስራ መስክ ማለት ምንድነው? የስራ ህላፍነቶቼ ምንድነው? ዲዛይን መስራት፤ ኮንስትራክሽን ስራዎችን በጥራት መቆጣጠር፤ ስፖርቪዥን ማድረግ ማለት ነው፤ ኳንቲቲ መዘጋጀት፤ ለሰርቬሮችም ዳታ ኮሌክት አድርጌ እያንዳንዱን ሎኬሽን መስጠት፤ በስነ ስርዓት ፍሬም ወርክ ድሮይንግ ማዘጋጀት፤ ሪባርድ ድሮይንግ ማዘጋጀት፤ ነው የምሰራው በዚህ ጊዜ። ደግሞ ከስራዬ ላይ ያሉ ሰዎችን መርዳት ማገዝ ነው።

አዎ መዝገቦችን በጣም ነው የማስቀምጠ፤ ምክንያቱም መዝገብ ማለት ለነገ ለነገ በጣም ማስታወሻ የሆኑ ነው ጥሩ ይሁን መጥፎ ይሁን ነገሮችን ደግሜ እንዳልሰራቸው ምንድነው በቀን በቀን መማሪያ እንደሆነኝ መመዝገብ በጣም ደስ ይለኛል። የሰዎችንም ውለታዎችንም ላለመርሳት ወይ ሰዎችን መጥፎ ነገሮችን ላለመርሳት ሁሉም ነገር ለመማር እንዲሆነኝ መመዝገብ በጣም እወዳለሁና መዝገቦችን ማስቀመጥ በጣም ነው የሚመቸኝ። ይሄ ደግሞ ጥሩ ልምድ ነው ያለኝ

የአካባቢያችን ገበያ በጣም ቆንጆ ነው ግን ምንድነው ብዙ ጊዜ በባህላው መንገድ ስለሚሰራ፣ በትክክል ምን ያህል ነጋዴዎች እያተረፉ እንደሆነ፣ ከገበሬዎቹ ምን ያህል እንዳመጡ ወይም ደግሞ ከአቅራቢዎች ምን ያክል ገንዘብ ገንዘብ እንዳመጡ ታይታወቅም እና ብዙ ጊዜ ይሄ ነገር እርግጠኛ ሆነ ትርፋቸውንም ገቢያቸውን ማወቅ አትችልም እንጂ የአካባቢያችን ገበያ በጣም ቆንጆ ነው። ተፈጥሮአዊ ነገሮችን አብዛኛው ጊዜ የምንገዛው። ፋብሪኬትድ የሆኑ ነገሮች ብዙም የሉም። ቆንጆ ነው በጣም በአጠቃላይ።

በጣም የምወደው ፍራፍሬ አይነት አቮካዶ ነው። ምክንያቱም አቮካዶ ከሁሉም አይነት ምግቦች የሚበላ አይነት ፍሬ ነው። ለምሳሌ ከእንቁላል ጋር ብትበላ በጣም ቆንጆ ነው። ከዳቦ ጋር ብለህ ብቻ ብትበላው በጣም ቆንጆ ነው። ከስጋም ቀላቅለህ ብትበላው ቆንጆ ነው ከፍሬ ከሽራ ከሽሮ ከስልስም ቢሆን በጣም ቆንጆ መግብ ነው። ስለዚህ አቮካዶ በጣም የምወደው አይነት ፍራፍሬ ነው በህይወቴ ደግሞ ደጋግሜ ምመገበው አይነት የማይሰለቸኝ የፍራፍሬ አይነት አቮካዶ ነው ኢት ኢዝ ሪሊ ማይ ፋቨራይት

አዎ በመሬት መቀመጥ በጣም ነው የምወደው፤ ምክንያቱም መሬት ማለት የመጀመሪያ እናታችን እንደሆነች አውቃለሁ። ስለዚህ በመሬት መቀመጥ በጣም ነው የምመቸኝ፤ በባዶ እግርም በመሬት ጋር መሄድ በጣም ጥሩ ነገር ነው፤ ምክንያቱም እኛ ሁል ጊዜ በተለይ በዚህ ዘመናዊ አለም ኤሌክትሮኒክስ ትርፍ ኤሌክትሮዎች በሰውነታችን ስላሉ መሬት ጋር ስንገናኝ በመሬት ጋር ስንቀመጥ ትርፍ ኤሌክትሮኖቻችን ወደ መሬት ስለሚሄዱ ለጤናችን ይሄ ለመረጋጋታችን ደግሞ በጣም ቆንጆ ነገር ነውና በመሬት መቀመጥ በጣም ነው የምወደው።

ከስራ ቦታዬ ወደ ቤቴ ያለው ርቀት ከአካባቢ ስድስት ወይም ሰባት ኪሌሜትር ይሆናል። ስለዚህ ጠዋት ተነስተን በሰርቪስ ነው የምንሄደው በመኪና ከስድስት ሰዓትም ለምሳ ስንመለስ እንደዛው ከምሳ ሰዓት ተመልሰን ሰባት ሰዓት ስ ስንገባ እንደዛው ማታም አስራ ሁለት ሰዓት ስንመስ ወደ ቤት እንደዚህ ነው የምናደርገው። እና ሁል ጊዜ ከስራ ወደ ቤት ለመመላለስ ቢያነስ ወደ አስራ አምስት ሃያ ደቂቃ አፈጅም ይፈጅብኛል ማለት ነው። እና ይሄንን ነው የሚመስለው

አዎ የይለፍ ቃሌ ለማንም ለማንም አሳልፌ አልሰጥም ለወንድሜም ለልጄም ምናምን ለሚስቴም ቢሆን የይለፍ ቃሌን መስጠት አልወድም። ምክንያቱም ይሄ በጣም የግሌ የራሴ ብቻ ነው እና የይለፍ ቃሌ በደንብ ነው የምጠብቀው ለሰዎችም አላጋራም ብዙ ጊዜ በጣም ጥሩ በሆነ የይለፍቃል ማንም በማይገምተው ነው የምጠቀመው። እና በዚህ በዚህ በጣም ጠንቃቃ ነኝ። ምክንያቱም ብዙ ጊዜ አደጋ ውስጥ ልገባ ስለምችል ጥሩ አይደለም የለፍ ቃል በጣም ለሰዎችን ማጋራትም መልካም አይደለም

አዎ የተባለሽውን ነገር ማሳካት በጣም ነው የምችለው ምክንያቱም ምንድነው? ቢያንስ ቢያንስ ምንድነው ቻት ጂፒቲ እጠይቃለሁ ኤ አይ እጠይቃለሁ። ይሄን ካላ ካቃተኝ ደግሞ ምንም እንደማርገው ባለሙያ እጠይቃለሁ። አልበለዚያ ደግሞ ባለሙያዎቹን ከፍዬ ራሴን አስተካክላለሁ። እና የተባላሸውን ነገር መስተካከል በጣም ነው የምወደው። አስተካክዬ መጠቀም በጣም ነው የምችለው። ይሄ ነገር ደስ ይለኝ የሚለኝ የኔ በጣም የምወደው ነገር ነው

የመጠጥ ውሃ አብዛኛው ጊዜ የማገኘው ከፕላስቲክ ወይም ደግሞ ከፕላስቲክ ውሃ ወይም ደግሞ የታሸጉ ውሃዎች ነው የምጠቀመው ግን በቃ ከዛ ከዘለለ ደግሞ ከቧንቧ ውሃዎች እንጠቀማለን። በጣም ከዛ ከዘለለ ደግሞ በመጠጥ ውሃ የምናገኝበት ወይም እኔ የማገኝበት ከምንጭ ውሃ ነው ማለት ነው። ምንጭ ውሃዎች በጣም በጣም ይመቹኛል ወይ በጣም ተፈጥሯዊ ውሃዎች ናቸው። ለጤናም በጣም ተስማሚ ነገር ነገሮች ናቸው። እና መጠጥ ውሃም ከዛ አገኛለሁ

ስራ ቦታ ላይ ጠዋት የማደርገው ነገር ምንድነው? ቀድሜ የስራ ሰኬጁሌን በደንብ አያለሁ ከዛ የስራ ቅድም ተከትሎችን በደንብ አያለሁ ከዛ በኋላ በየትኛው መጀመር እንዳለብኝ በደንብ እወስናለሁ። የስራ ክፍፍል ደግሞ በደንብ አደርጋለሁ ከዛ ሰአቶችም አጀስት አድርጊ በስራ ምን መጀመር ነው። እና በአጠቃላይ ጠዋት እማርገወው በምንድነው? ልክ ወንበር ከተቀመጥኩ በኋላ የስራ ክፍፍሎቼን የስራ ቅድም ተከተሎቼን አይቼ ስራ መጀመር ነው ማለት ነው

ምመርጠው በጣም ቡና ነው በርግጥ ሻይም ብዙ የምጠላ ሰው አይደለሁም ነገር ግን በጣም የምወደው መጠጥ። እንደዚህ ቡና ነው ቡና ሁል ጊዜ በቀን ወይም ሁለቴ ሶስቴ መጠጣት አለብኝ ጾም ካልሆነ ማለት ነው። እና በጣም ያነቃቃኛል ከእንቅልፌም ኮንሰንትሬሽን እንድጨምር ያደርገኛል። ትኩረቴን በጣም እንድሳበስብ ያደርገኛል ያነቃቃኛል በአጠቃላይ በጣም ቡና የምወደው አይነት መጠጥ ነው። ከቡና እና ከሻይ በደንብ በደንብ አድርጌ ቡና እመርጣለሁ

አዎ የድርጅት ዝግጅቶችን በጣም እሳተፋለሁ የአመት በዓልም ይሁን የገናም ሊሆን ይችላል። በተለያዩ ቻሬቶችም ቢሆን በጣም እሳተፋለሁ የድርጅት ዝግጅቶች በጣም በጣም ይመቹኛል። በተለይ ደግሞ ሰዎችን የማገዝ ሰዎችን ማነቃቃት ስራ ሀላፊነቶችም የመከፋፈል ከሆነ የሚመች አይነት ነገር ነው ማለት ነው። ስለዚህ በአጠቃላይ የድርጅት ዝግጅቶች ላይ በደንብ በደንብ አቆ እሳተፋለሁ

አዎ ኢንተርኔት ሁል ጊዜ አለኝ በቃ ለዛውም ጥርት ያለኝ ኢንተርኔት ነው ያለኝ ሁል ጊዜ ሞባይሌ ላይ ደግሞ ዳታም ፓኬጅ ገዝቼ እጠቀማለሁ። ስለዚህ በጣም በስነ ስርዓት በቃ ህይወቴ ከኢንተርኔት ጋር የተያያዘ ነገር ነው እና ኢንተርኔት ሁል ጊዜ ተጠቃሚ ነኝ። ፎር ጂ ፋይቭ ጂ ከስሪ ጂ በላይ ማለት ያለው ነገር። በደንብ የምትጠቀመው አይነት ኢንተርኔት ነው እና በጣም በጣም ኢንተርኔት አለኝ ሁል ጊዜ አለኝ።